ሾርባ ትወዳለህ ወይ ለሚለው ጥያቄ? አዎ እወዳለሁ ምክንያቱም ሾርባ በጣም ስለሚጣፍጥ እና በጣም ብዙ ጥቅም ስላለው አሁን ለምሳሌ ስናይ። ሾርባ ጉንፋን የተያዘ ሰው በጣም ይጠቅመዋል ሌላ ደግሞ አሰራሩ በጣም ቀለል ያለ ሲሆን ከዛም ሁሉም ሰው መስራት ስለሚችል ወንድም ይሁን ሴትም ይሁን ለመስራትም ለመጠጣትም በጣም ጠቃሚም ስለሆነ አሪፍም ስለሆነ ሾርባን እወዳለሁ። እንደውም አሰራሩን በደንብ ስለምችለው ራሴ ሰርቼ አዘጋጅቼ ነው እምጠጣው። ስለዚህ በጣም እወዳለሁ።

በዚህ ቅዳሜና እሁድ ምን ታደርጋለህ? ለሚለው ጥያቄ ያው እኔም ተማሪ እንደመሆኔ መጠን በቅዳሜና እሁድ ተጨማሪ ትምህርትን እማራለሁ ማኔጅመንት የሚለውን ወይም አስተዳደር ዲፓርትመንትን እሱን እማራለሁ። ከዛ በዘለለ ደግሞ ቅዳሜና እሁድ ቤተክርስቲያን እሄዳለሁ በማታ የሚካሄድ ጉዬም እሳተፋለሁ። ከዛም ከጓደኞቼ ጋር በክፍላችን ሆነን እናወራለን። በጣም ብዙ ከዛ ደሞ በዘለፈ ማህበራዊ ድረ ገፆችን እንጠቀማለን። ጊዜያችንን በማሳቅ በመጫወት እምናሳልፈው። በዚህ አኳኋን ስለዚህ ቅዳሜና እሁድ እኔ የማሳልፈው እንደዚህ ነው። ከዛም በዘለለ በጣም ሌሎችንም ስራ የምሰርም ካሉኝ እሰራለሁ ከተማም አንዳንዴ እወጣለሁ። በአብዛኛው ጊዜ ቅደሜና እሁድን ማሳልፈው ግን ቤተክርስቲያን በመሄድና ከዛ ደግሞ ተጨማሪ ትምህርትን በመማር ነው። ስለዚህ የቅደሜና እሁድ ውሎዬን ይህንን ይመስል ነበር።

"የምትወደው ጣፋጭ ምግብ ምንድነው ምንድነው?" ለሚለው ጥያቄ ደግሞ እኔ በጣም ጠፋጮችን ምግቦች በጣም እወዳለሁ። ለምሳሌ እንደ ቸኮሌት፣ ከረሜላ፣ ማስቲካ የመሳሰሉትን ኬክ ራሱ በጣም ነው የምወደው። ከዛ በዘለለ ደግሞ የሚጠጡ ነገሮችንም እወዳለሁ፤ ግን ምግብ ስላልከኝ ከምግቦቹ እንዳልኩት ኬክ ቸኮሌት፣ ከዛ ደግሞ ለውዝን ለውዝ በጣም እወዳለሁ ከዳ በዳቦ አድርጌ በስላይድ በጣም እወዳለሁ። ከዛ በዘለለ ይሄ በካፌ ሬስቶራንት ምናምን የሚደረጉ አንዳንድ የውጭ ምግቦችንም እወዳለሁ። ፒዛም እወዳለሁ። ጠፋጭ ምግብ ስለሆነ ፒዛ፣ በርገር፣ ኬክ፣ ይሄ ቦንቦሊኖ፣ ቸኮሌት ያለበት ቦንቦሊኖም ዶናት የምንለውን እሱን በጣም እወዳለሁ። ከዛ ጣፋጭ ምግብ ደግሞ በጣም የምወድ

አስተያየት መቀበል ትወዳለህ? አዎ እወዳለሁ። ምክንያቱም አስተያየቱ መጥፎም ሊሆን ይችላል ጥሩም ሊሆን ይችላል ስለዚህ ሁለቱንም በእኩል መንገድ ነው ምቀበለው። መጥፎም ከሆነ ለቀጣይም እንዳስተካክል መጥፎ አስተያየት ስል የሆነ ለኔ ይጠቅመኛል ብዬ ያሰብኩትን እወስዳለሁ። ከዛ ግን አስተያየቱን መጥፎ ከሆነ አሁን ለምሳሌ እንደ ትችት ወይ እንደ የሆነ እኔ ነው ወደ ታች ዝቅ የሚያደርግ ነገር ከሆነ ሰምቼ ዝም ነው የምለው። ጥሩ ጥሩ ነገር ከሆነ ግን በልቤ ነው የማስቀምጠው እና ስለዚህ አስተያየትን እቀበላለሁ።

ጾም ትጾማለህ ለሚለው ጥያቄ አዎ እጾማለሁ ምክንያቱም እኔ የኦርቶዶክስ እምነት ተከታይም ስለሆንኩኝ መጾም ግዴታችን ነው። እንደ ሃይማኖታችን ከዛ ደግሞ በእኛ ሃይማኖት ውስጥ ስራት። አቤይት ጾሞችን የምንላቸው አሉ። ከእነሱ መሃል የአርባ ቀን የሚጾም አርባ ጾም የሚባል አለ። ከዛም ከዛ የገና ጸምም አለ። በቃ በጣም ሰባት ነው የሚደርሰው ስለዚህ ሌሎችንም ይቀጥላሉ። ስለዚህ ያው የምንፆመው እስከ ዘጠኝ ሰዓት ምን እስከ ዘጠኝ ከሩብ እስከ አስር ሰዓት ነው። ቅዳሴ ስለምን ስለሚቀደስ በቤተክርስቲያናችን ስለዚህ የጾምን መጾም እንደ ክርስቲያን እንደ ኦርቶዶክስ እምነት ተከታይም ግዴታም ስለሆነ እኔም እጾማለሁ። በቻልኩትም መጠን አንዳንዴ እስከ ስድስት አንዳንዴ ደግሞ ሙሉ ቀን ልጾም እችላለሁኝ። እና ስለዚህ መጾም እንደ ሃይማኖትም ግዴታችን ነው። እኔ ደግሞ በግሌ ጾም በታወጀበት ቀን ጾማለሁ ማለት ነው።

ዛሬ የአየር ሁኔታው እንዴት ነው ለሚለው ነገር ለሚለው ጥያቄ? አሁን እኔ የምገኘው በአክሱም አካባቢ ነው ስለዚህ አክሱም አየር ሁኔታ ዛሬ የዋ እንዴት እንደዋለ ልንገርክ። አሁን ያለው የአየር ሁኔታ አሁን ያለሁት በማታ ስለሆነ በፀሀይ ብዛት የተጨበጠ እና ጭጋግ አለው እና ደግሞ ትንሽ ሙቀት እና ጥቃቅን ንፋስም አለው። ከዛ ለምሳሌ ፈርስት ፈረስ የሚለውን የሃያዘጠኝ የሃያ ዘጠኝ ዲግሪ ሴልሼስ አለው ወይንም ደግሞ በዚህ በታች መሆን ይችላል። ከዛ እንደ ግምቴ ከሆነ ማለት ነው። ከዛ ሌሊትና ቀጣይ ሰዓታትን ደግሞ ምሽቱ ሲቀጥል ከፀሀይ መውጣት በኋላ የአየር ሁኔታ ጸጥ እና ጸጥ ያለና ግንብር ይሆናል። ምክንያቱም ይሄ እንደሚመስለኝ ደግሞ ከአስር ዲግሪ ሴልሼስ እስከ አስራ አምስት ዲግሪ ሴልሼስ ድረስ ትዝታ ይኖረዋል ማለት ነው። ከዛ ከፍተኛ ሙቀት እና ዝናብ አደጋ ተወላጅ እቅድ እንዲያደርግ ያስፈልጋል። ስለዚህ ያው ያ አክሱም ሁኔታ እንዳልኩህ በጣም እንትን ጭግግ ያለና የብርድ ሰዓትም ነው አሁን ያለውና። ስለዚህ የዛሬ እንደ አጠቃላይ ግን የአየር ሁኔታን ስንናገር ማለት ነው። የአየር የአየር ሁኔታ የአክሱምን ስናገር በጣም ብርዳማ ነው። ከዛ በተለፈ ግን አሁኑ ወቁት ነው መሰለኝ የብርድ እንጂ ለመኖር በጣም አስደሳች እና ደስ የምትል ደስ የምትል አካባቢ ነች። ስለዚህ አክሱምን ለሰው እንዲህ እንዲህ ጎበኟት እንዲያዩአትም። እየጠየቅኩኝ በዚህ አጋጣሚ ከዛ በተረፈ ደግሞ የአ የዛሬው እንዳልኩክ በጣም ፀሀይም ነበረ ከዛ በአየር የገባበትም ነበር

የይለፍ ቃልህን ትጠብቃለህ የሚለውን ጥያቄ ደግሞ የመጀመሪያ የይለፍ ቃል ማለት ትርጉሙ። ስናገር የይለፍ ቃል ማለት እኔ ራሴ ብቻ የማውቀው ሚስጥራዊ ቃል ወይንም ቁጥር ሊሆን ይችላል ወም እንደሆነ ወደ መለያህ ለምሳሌ እንደ ኢሜል ፌስቡክ ቴሌግራም ለመግባት ይጠቅማል ማለት ነው። እሱ ማለት አሁን ለምሳሌ የይለፍ ቃል ማለት መለያህን እንደ መቆለፊያ ይጠብቃል ማለት ነው። አሁን ለምሳሌ ስናይ የስልክ መክፈቻ ቁጥር ሊሆን ይችላል የኢሜል መግቢያ ቃል ሊሆን ይችላል ወይንም እንደገና ይሄ ድብቅ የሆነ ቁጥርም ሊሆን ይችላል የማህበራዊ ሚዲያ መግቢያ ቃልም ሊሆን ይችላል። ስለዚህ ይሄ የይለፍ ቃል ማለት እንደዚህ ድብቅ የሆነ አንተ ራስህን ብቻ የምታውቀው ነገር ማለት ነው። ስለዚህ ወደ የይለፍ ቃልህን ትጠብቃለህ እንደ እኔ አዎ ምክንያቱም የይለፍ ቃል መጠበቅ በጣም አስፈላጊ ነው። ምክንያቱም የግል መረጃህን ሆነ መለያዎችህን እና ገንዘብ ከስርቆት ይጠብቃል እምነቱ የይለፍ ቃል ለመጠበቅ በጣም ጠቃሚ ምክሮችንም ልናገር በዚህ አጋጣሚ። የይለፍ ቃል ለማንም ሰው መናገር የለብንም። አሁን ታማኝ ላላልነው ካላልነው ለሰው መናገር የለብንም ከዛም በየጊዜው መቀያየር። ከዛ አንድ የይለፍ ቃል ለብዙ መለያዎች ባንጠቀም ጥሩ ነው። ምክንያቱም አንዳንዴ ሰው በአንድ አሁን ለምሳሌ ለፌስቡክ የተጠቀምንባትን የይለፍ ቃል ወደ ሌላኛው መተግበሪያ ላይ ሲያስገባ ስለሚሰራ ስለሚያውቁት እንደዛ ባናደርግ ጥሩ ነው። ከዛ ደግሞ ረጅም እና ውስብስብ የለፍ ቃል ብንጠቀም አሪፍ ለምሳሌ ፊደል ቁጥር ምልክት ሶስቱንም በአንድ ላይ ብናደርግና አንዳንዴም ጽሁፉን ብንጨምርበት አሪፍ ነው። ከዛ ሁለት ደረጃ መረጋገጫ ካለ ማብራት እነሱንም መደረግ አለብን። ከዛ ግን አንዳንዴ ደግሞ ጉዳቱም የይለፍቃል አለመጠበቃችን ጉዳቱም አለው አሁን ለምሳሌ ስንረሳ ወይ ነው። ብዙ ሰው የሚያጋጥመው የሚያጋጥመው ነገር ቢኖር። የይለፍ ቃሉን የለፍ ቃሉን በመርሳቱ በጣም ብዙ ጊዜ ይቸገራል። ሁለቴ አንዳንዴ ረስቸዋለሁ። የሚል እንትን ወይንም እንደገና ለመርሳት እንዳልኩክ የይለፍ ቃል ከተረሳ ወደ መለያ መግባት ለመግባት ይከብዳል። ከዛ ደግሞ መስረቅ ወይንም ቀላል ወይንም ተመሳሳይ የሆነ የይለፍ ቃል ካለ ሌሎች ሊጎበቡት ስለሚችሉ። እንዳልኩክ ቀለል አድርገን አለመጻፍ ውስብስብ ማድረግ። ከዛ ደግሞ የግል መረጃን ማጥፋት ለምሳሌ ፎቶዎች መልእክቶች ኢሜል እነሱ ሊሰረቁ ሊሰረዙ ስለሚችሉ የግል ደረጃ መረጃውንም ይጠፉልናል። ከዛ ደግሞ የገንዘብ ጉዳት አለው። ለምሳሌ እና አሁን በተለይ ዲጂታላይዝ ስለሆነ ሁሉም በዘመናዊ እየሄደ ስለሆነ ባንክ ስናየው በዘመናዊ ነው ሁሉንም በዘመናዊ ስለሆነ እነሱ ለምሳሌ ባንክ ቴሌብር ሌሎች የክፍያ መለያዎች ሊጎዱ ይችላሉ። ከዛ ደግሞ መለያ መዝጋት ሌሎች በመለያህ ላይ ችግር ከመጡ መለያህ ሊዘጋ ይችላል። አሁን በእኛ መታወቂያ ሊሆን ይችላል። በእኛ ሌላ ተጠቅሞ ጉዳት አድርሰው እኛ ልንተሰር ስለምንችል በዛው መጠንቀቅ አለብን ማለት ነው። ስለዚህ የይለፍ የይለፍ ቁልፋችንን ካልጠበቅን በጣም ብዙ ጉዳቶችም ስለሚኖሩት ማለት ነው። ከዛ ስለዚህ እንደዛም ማድረግ አለብን ማለት ነው። እኔ ስለዚህ እንደ እኔ ደግሞ እጠቀማለሁ የይለፍ ቃል እጠብቃለሁ አንዳንዴ ልረሳው ስለሚችል እጽፈዋለሁ በወረቀት መያዝም ጥሩ ነው። እንደዚህ ማድረግም አለብን ስለዚህ ብዙ ጉዳቶችም አሉት ስለዚህ ከእነሱ መጠንቀቅ አለብን። የይለፍ ቃል መጠቀም ደግሞ ለበጣም ጠቃሚ ነገር ነው ማለት ነው። ስለዚህ መጠቀም አለብን።

በገበያ ዋጋ መደራደር ትችላለህ? ኧረ በደንብ ነው የምችለው። በተለይ ደግሞ አሁን ለምሳሌ ይሄ እንደዚህ ፍራፍሬ ምናምን ትገዛ ከሆነ በደንብ ነው የምደራደረው። ቢያንስ ቢያንስ አሁን ከተባልኩትን እነሱ ካሉኝን አምስት ብር አስር ብርም ልቀንስ እችላለሁ ከአንድ ኪሎ ማለት ነው። ስለዚህ በመደራደር ማለት በቃ እኔ አያዋጣኝም እና ትንሽ ቀነስ አድርግልኝ ማለት ነው። ከሻጮቹ ጋር አብዛኛው ጊዜ አምስት ብር አስር ብርም ልቀንስ እችላለሁ ከአንድ ኪሎ ማለት ነው። ስለዚህ እሱ እንደ ከዚህ አይጨምርም ምናምን ሲል እኔ ደግሞ በቃ ተወው ምናምን ብዬ ወደ ሌላ ልሄድ ስል በቃ ነይ ውሰጂው በቃ ምናምን ይላል። እና ከዛ ስለዚህ መደራደር ጥሩ ነው። በገበያ መሃል አንደኛው በራስ ታማኝነትን ያዳብርልሃል። አንተ የፈለከውን ነገር ስለምትናገር ታዳብራለህ። በራስህ መተማመን ማለት ነው። ከዛ ደግሞ ብርም ትቆጥባለህ። እነሱ ባሉህ ዝም ብለህ የምትገዛ በቃ እሺ ምናምን የምትላቸው ከሆነ እነሱ በጣም ነው የሚያተርፉት፣ በጣም ነው የሚጠቀሙበት። እና ስለዚህ እነሱ በደንብ ስለሚጠቀሙ አንተ ተጎጂ ተጎጂ ትሆናለህ ማለት ነው። ከዛ መደራደሩ ጥሩ ነው። ግን አንዳንዴ ደግሞ በጣም ዝቅተኛ የሚከራከሩ ሰዎችም ያስጠሉኛል አሁን በአምስት መቶ ተብለው በቃ ሃምሳ ብር ስጠኝ የሚሉም አንዳንዱ አሉ። እና እነሱ አስተያየት ቢያደርጉ አሪፍ ነው። እንጂ ዝም ብለህ ወደ ታች ወርደህ እነሱም ትርፍ ማግኘት አለባቸው። አንተም ግን መጎዳት የለብህም። ስለዚህ መደራደሩ በ በቃ በመጠን ቢሆን አሪፍ ነው። እና ስለዚህ እንደዛ ቢሆን ማለት ነው። ከዛ በጣም ከሰዎች ጋር መደራደርም ራሱ ጥሩ ነው። ለምን መሰላችሁ ከእሱ ጋር ትግባባለህ። ከዛም ደግሞ ትህትና ትማራለህ። ቀስ ብለህ፣ ረጋ ብለክ፣ ለስለስ ብለክ ስለምታወራ ከእነሱ ጋር ከእነሱ ጋርበጣም ለስለስ ባለ ድምጽ ስለምታወራ ትማራለህ ማለት ነው። ከዛ ይሄ የምንደራደርበት ነገር በትንሽ ሊሆን ይችላል በትልቅ እቃዎችም አሁን ለምሳሌ በቤትም ቤት የሚሸጡና የሚገዙ ሰዎችን ይደራደራሉ። ልብስ በሚበላ ነገር እንዳልኩት በአንድ ኪሎ በፍቅ በግማሽ ምናምን እነሱም ይከራከራሉ፣ ይደራደራሉ ማለት ነው። እና ስለዚህ መደላደር ጥሩ ነው። በትልቁ በትንሽ መደራደር ጥሩ ነው። ግን በሰላማዊ በሆነ መንገድ ወደ ግጭት ምናምን በማያስገባ መልኩ ቢሆን አሪፍ ነው። ላንተም ለሻጭም መግባባትም ይፈጥራል ማለት ነው።